አዎ የደንበኛ እርካታን አሳውቃለው ምክንያቱም ሰዎች እርካታ ካላቸው ጥሩ ነው የሚሆነው። እኔ አጠቅሜ ለደንባቸው ደንበኛ አገልግሎት ለሰጡኝ ሰዎች የኔን እርካታ እነግራቸዋለሁኝ ማለት ነው። ያንን ደግሞ እንዲያስተካክሉ ጥሩ እንዲያደርጉ ለቀጣይ ስለሚያግዛቸው ማለት ነው

ዶሮ የለኝም ግን ዶሮ በጣም ነው የምወደው ማለት ዶሮ አሁን ጥሩ ነው በቤት ሲኖር ምናምን ደስ ይላልና ዶሮ እወዳለሁ። እውነት ለመናገር ዶሮ መብላትም ጥሩ ነው። ያው በፍሰት ጊዜ ሲሆን ማለት ነው አሁን ኳስ አምኔ አለ። ስለዚህ ደግሞ ለጊዜው የለኝም ቢኖረኝ ግን ደስ ይለኝ ነበር ማለት ነው

ባህላዊ ምግብ እንግዲህ ምወደው በጣም ብዙ አለ ለምሳሌ በእኛ አካባቢ ህልበት ሚባል አለ ጥህሎ አለ ደግሞ የልጅ አካባቢ እዛ አጠገባችን አካባቢ ያለው ማለት ነው። ከዛ አልፎ ደግሞ ብዙ ብቻ አሉ ደስ የሚሉ ባህላዊ ነገር ሆኖ ግን ደግሞ ያስተሳስራሉ ትርጉም ያላቸው ደስ ሚሉ ነገሮች አሉ እነሱን እወዳለሁ ማለት ነው

በምንጣፍ ላይ ይቀመጣሉ ብዙ ጊዜ ለምሳሌ አሁን ሶፋ ምናምን ስለሌለኝ ቤት በምንጣፍ ላይ ነው የምቀመጠው እሱም ደግሞ ያው ለኔ ምንም ችግር የለበትም። ዘና ብዬ የከልጆች ጋር ከእራሴ ጋር ለመጫወትም ጊዜ ይኖረኛል ማለት ነው። እሱን ስለዚህ በምንጣፍ ላይ መቀመጥ እወዳለሁኝ ማለት ነው። እና አለ እንደዚያ እደርጋለሁ

የስራ ቦታየ እንግዲህ ቆንጆ ነው ለኔም ይመቸኛል። ማለት ከሰው ከጓደኞችህ ጋር ነው አብሬ የምሰራው አብሬ የምሰራው ሰው የምሰራበት ቦታ ጥሩ ነው። እንደው ጥሩ ስሜት ነው የሚሰማኝ ወደዛ አካባቢ ሲሄድና ደስ ይላል። ያው ይበልጥ ደግሞ ጥሩ ቢሆን ደግሞ ያው ያግዛል

አዎ ፀጉሬ መንካክብ በጣም እወዳለው ምን አይነት ፀጉር ውበት ይሰጣል። ከፀሀይ በ ይከላከላል ከብርድ ይከላከላል። ብዙ ጥቅም ስላለው ለፀጉሬ እንከባከባለሁ ያው ተፈጥራዊ የሆነው የፀጉር ሻምፖዎች ተፈጥሮዊ የሆኑ የፀጉር ክባቶች ነው የምጠቀው ማለት ነው። እነሱ ደግሞ ጤናዬን ይጠብቁልኛል እና ጥሩ ነው እንከባከባለሁ።

አላምንምን ምክንያቱም እኔ ማለም ነው እኔ ደግሞ ወደ ቋንቋ ምን? ማለት ነው እና አይገባኝም። ሰው ዝም ብሎ ሊያወራ ይችላል ዝም ብሎ። የተለያየ ሀሳቦችን ምናምን ሊናገር ይችላል ግን በደንብ ግለጽልኝ አንስረዳኝ እስኪ ብትለው። በደንብ ላይገባው ይችላል ማለት ነው። ስለዚህ እኔ ደግሞ መስዋዕት የማያምን እዛው አይደለም በእግዚአብሔር ነው የማያምነው ማለት ነው።

የስራ ጊዜ እንግዲህ የኔ የስራ ጊዜ እረፍት የለውም ያው ሁሌ መስራት ነው ሁሌ መንቀሳቀስ ሁሌ መሮጥ ነው። ያው ለቀጣይ ህይወቴ አርፌ እንዲኖር ወይ ደግሞ ለልጆቼ። ህይወት እንዳስተካክለው አሁን መሮጥ ስላለብኝ ያው እንግዲህ ያለ እረፍት እሮጣለሁኝ። እንግዲህ ትንሽ ሊያደክመኝ ይችላል ማለት ነው የግድ ነው እሱደሞ

አዎ ቀዝቃዛ በጣም እጅግ ቀዝቃዛ ከሆነ ትንሽ ይከብዳል እንጂ ቀዝቃዛ አየር ሁኔታ እወዳለሁ ችግር የለብኝም። እኔ ምክንያቱም ቀዝቃዝ ሲል ያው ስሜት ህዋሳቶቻችን ከስቃቀ ቀዝቀዝ ይላሉ እና እኛም ተረጋግተን የሆነ ሀሳባችንን እድንሰበስብ የሆነ ስራ እንደምንሰራ እንደምናሳካ ስለሚረዳን። እኔ ይመቸኛል ምንም ችግር የለብኝም እኮ እስቲጋር ማለት ነው። በአጠቃላይ

ስብሰባ እንግዲህ በየሁኔታው ነው እንግዲህ ስብሰባ የተለያየ አይነት ስብሰባ ነው ያለ። በቤተሰብ በስራ ሊኖር ይችላል በቤተሰብ እንግዲህ ሁሌ ማታ እንሰበሳለን ለራት ለ እንደገና ለምሳም ቀን ላይ እንሰበሳለን ጠዋት አንዳንድ ጊዜ ለቁርስ ጾም ካልሆነ ማለት ነው። ከዛ አንዳንድ ጊዜ ደግሞ ለመጫወት እንሰብሰባለን ማለት ነው። በስራም እንዲሁ

ስነ ጥበብ በጣም ነው የምወደው በጣም አጋጣሚ ሆኖ እኔ ስነ ተችለታ ብዙም የለኝም እንጂ። የሰዎች ሲሰሩ ሳይ የተሰራ ነገሮች የተለያዩ ነገሮችን ሳይ ግን በጣም እጅግ ነው ደስ የሚለኝ ማለት ነው። እና እንደዚህ አይነት ክብረት ቢኖረኝ እላለሁ ለራሴ። እና ትስነጥብ በጣም ነው ደስ የሚለው እወዳለሁ በጣም ማለት ነው።

አዎ አዎ አዎ በጣም ታሪክ ታሪክ በጣም ወሳኝ ነገር ነው የሰዎችን ልብ ያጽናል የሰዎች አሳተሳሰብ ይቀይራል መንገድን ያሳምራል። እና ታሪክ መስማት በጣም ነው የምወደው። ሌላ ሰው በሌሎች ሰዎችም። ለሪል ሰዎችንም ለመናገር እሞክራለሁኝ የማውቀውን ታሪክ ማለት ነው። እና ይሰባል ታሪክ እንደዚህ ነው የሚለውን እወዳለው። በቃ

የሰዎች እንግዲህ የምናከብረው ባዐላት በተለይ በተለይ ሃይማኖቷዊ ባዐላት ነው በጣም የምናከብረው የጌታ ባዓላት የሚባሉ እነዚህ ጥምቀት ትንሳኤ ልደት እነሱ በጣም እንወዳለን እናከብራለን ማለት ነው። እኔ ቤተሰብ ጋር የሚያከብረው እሱን ነው። ከዛ ብዙ እንደ መስቀልም አለ ማለት ነው

ትንኞች በአካባቢ ያው አሉ አሉና። እነሱም ደግሞ እኔን እንዳይጎዱኝ ያው እየተጠነቀኩ ነው እንትን የማደርገው። ትንኞች አሉ ስቸጋሪዎች ናቸው አንዳንዴ በጣም ያቸግራሉ ወደ እንቅልፍ ምናምን። ጎዳለሁእ ና እነሱም ያው በጥንቃቄ ነው የሚይዘው ማለት ነው። ትንሽ ትንሽ ደግሞ ጎጂ ናቸው ካልተጠነቀቅክ

አዎ የስራ ጊዜ ገደብ እንግዲህ እስተካክላለሁ ምክንያት ያለ ገደብ የምንሰራ ከሆነ አስቸጋሪ ነው የምሆነው ለህይወታችን እና የስራ ገደብን ያው በየ ጊዜው እያስተካከልኩኝ ነው የምሄደው ማለት ነው። ስንድሞ ያው ለኔ ጥሩ ነገር እንዲኖረኝ ያደርጋልና እሱም ደግሞ እወዳለሁ እኔ ማለት ነው። ፎከስ እንድናደርግ አደርጋለሁ

የምወደው ፊልም እንግዲህ ትግርኛም እወዳለሁ እንግሊዝኛም በተለይ በጣም ሚያስቅ ከሆነ ደስ የሚል የሚያዝናና ነገር ከሆነ እሱን ነው ምወደው ማለት ነው ባጠቃላይ ሶ ፊልሞች ደግሞ ደስ ይላሉ አንዳንዴ ያስተምራሉ ብዙ ትምህርት ባላቸው ደግሞ ያዝናናሉ ማለት ነው። ስለዚህ እሱን ነው የምወደው ማለት ነው እኔ

አዎ ውሳኔ መስጠት እችላለሁኝ ምክንያቱም ውሳኔ ካልሰጠን ደግሞ ህይወታችን በትክክል መምራት አንችልም። እና ውሳኔ መስጠት እችላለሁ ብዬ ነው ማስበው። ያው እንግዲህ በውሳኔዎቻችን ነው ህይወታችንን ወደ ፊት መምራትም ምናምን ምንችለውና። እኔ በተቻለኝ መጠን ውሳኔ ለመስጠት እሞክራለሁ ማለት ነው። በጠቀለያ ህይወቴን በዛ ለመምረት ምሞከር

በመስመር ላይ ምን ያህል ጊዜ አሳልፋለሁ ሚለው? እንግዲህ እንጃ በቀን ከአምስት ደቂቃ ምናምን አሳልፋለሁ ብዬ አስባለሁ ምክንያቱም ታጥቤ አያለሁ ስወጣ ስገባም ቼክ ስለማደርግ ራሴን። አምስት ደቂቃ ተደምሮ ሊሆን ይችላል ብዬ እገምታለሁ። እዚህ ከፍተኛው ማለት ነው ካልሆነ ግን ዝቅተኛ ሊሆን ይችላል። ምክንያቱም

የምታውቀው አንድ ምሳሌ የማውቀው እንግዲህ ሃያ ሳይሉ ተስካር በሉ ይባላል። ይህም ሃያ ሳይሉ ተስካር በሉ ማለት። ሰዎች ሳይማሩ በሉ ወይ ሳይማሩ ወደ መብል ሄዱ ማለት ነው። ምክንያቱም ሳይማሩ ወደዛ መሄድ የለበትም ነው። እንደ አንድ አንድ ሀሳብ እና ስለዚህ ይሄንን እሳት ሳያገኘው ማለት ነው

አዎ ኢሜል በደንብ እጠቀማለሁኝ ምክንያቱም ኢሜል በአለም አቀፍ ደረጃ የመነጋገሪያ ኮሚኒኬሽን ዘዴ ስለሆነ የግዴታ ነው እጠቀማለሁኝ ስራዬም እንድትጠቀም ያስገድደኛል። ስለዚህ እሱን በደንብ ነው የምጠቀመው። ያው የተለያዩ ሀገር ያሉ ሰዎችን ጋር እነጋገርበታለሁ ማለት ነው። ሀሳብ እለዋወጥበታለሁ

በዶቄ መፍጨት። አውቃለሁ በርግጥ አዎ በደንብ ሁል ጊዜ አይጠቀምንበትም። እንጂ አዎ አውቃለሁ ምክንያቱም ይሄንን በባህላዊ መንገድ ስለሆነ ሚሰራው ብዙ ጊዜ። አዎ እሱን በደንብ እምሰራበት ነበር። በተለይ ልጆች ሆነን ማለት ነው። አሁን ግን ብዙ ጊዜ እየሰራበት አይደለም ማለት ነው

አዎ አይስክሬም እወዳለሁኝ አይስክሬም ጥሩ ነው። ብዬ ስለማስብ አዎ እንግዲህ እወዳለሁኝ ብዙ ጊዜ የሚገርመው ነገር ግን በልቼም አላውቅም። አላውቅም ብቻ ሳይሆን አይስክራዝ ማለት ትንሽ ቀምሻለሁ መቅመስ ግን። ብዙም አይደለም ማለት አያስደፍርም በብዙ ጊዜ ልምድ አለኝ ማለት አያስደፍርም ማለት ነው።

አሁን እንደዛ ነው የማስበው በጎዬ ተኝቼ በቃ ጥሩ ግንኙነት አለኝ ብዬ ነው የማስበው እንደ እኔ። አሁን እነሱ የሚያስቡትን ደግሞ አላውቅም። እንግዲህ እና እንደ እኔ እንደ እኔ የማስበው ግን እንደዛ። ነው ማለት ነው በአጠቃላይ ያው። ጥሩ ግንኙነት አለኝ እወዳቸዋለሁ ይወዱኛል ብዬ አስባለሁኝ ማለት ነው። እንግዲህ እነሱ የሚያስቡትን አላውቅም

እኔ የምጠቀመው ስልክ አንድሮይድ ነው። ከቴክኖ ከሞን ነው የምጠቀመው ያለው በአሁኑ ሰዓት። ብጠቀም ሰብሰንግ ብጠቀም አይፎን ብጠቀም አልትራ ብጠቀም ደስ ይለኝ ነበር። ግን ያው እንግዲህ ያለኝ የኢኮኖሚ አቅም ስለማይፈቅደው ያው እንግዲህ የምችለውን ነው የምጠቀመው ማለት ነው

በመንገድ ላይ አንዳንዴ ዝም ብለህ አይደለ ለጊዜ የሚበሉ ነገሮችን እገዛለሁ ቀሎ ነገር የሆነ መንገድ ላይ የሚበልጡ ነገሮች አሉ። ለሳንቡሳ ነገር ሊሆን ይችላል እነሱን ገዝቼ ዝም ብዬ መንገድ ላይ የበላሁ እሄዳለሁ። ብዙ ጊዜ አላፍርም ይሄ ችግር የለብኝም። እና እንደዛ እጠቀማለሁ ግን እዚህ ጊዜ ደግሞ ያው አዎ እንትን አይደለሁም።

አዎ ማስተማር እችላለሁኝ እንደውም ስራዬ አስተማሪነት ነው የምሰራው። እንግዲህ ወደ ስምንት አመት ሆነኛል ሳስተምር ህይወቴን መቀየር አቃተኝ። እንጂ አዎ ስምንት አመት እስተምርያለሁና ማስተማር እወዳለሁ። የተለያይ ዘርፎችን ያወቅኳቸው ያገኘኋቸው ነገሮችን። ለሰዎች ማስተማር እወዳለሁ እሱን ነው እኔ መናገር ምችለው

አዳዲስ ቴክኖሎጂዎችን መማር እወዳለሁ ደግሞ እማራለሁኝ ማለት ነው። አዲስ ቴክኖሎጂ መማር ጥቅም አለው ብዬ ስለማምን አዳዲስት ቴክኖሎጂ መማር ላይ እሞክራለሁኝ ማለት ነው በተቻለኝ መጠን። ስለዚህ ሁሉም ሰው ደግሞ መማር አለበት ብዬ አስባለሁኝ ማለት ነው። አዲስ ነገር ማወቅ አዲስ ነገር መቻል ጥሩ ነው የማስበው